እኔ ቡና ነው የምመርጠው ምክንያቱም ያው ጡዋትም ስነሳ ቁርስ በልቼ ወደ ስራ ስገበታ ቡና ጠጥቼ ያነቃቃኛል። በጣም ስራ የተሻለ ስራ ለመስራት ያረገኛል። በተጨማሪ ደግሞ ስራ ውዬ ወደ መታ አካበቢ ቤቴ ስመጣ ደግሞ ተጨማሪ ማታ ስራ ለመስራዎች ደግሞ ያው እንግዲህ እሱን ቡና ስጠና በጣም እመርጣለው።

ኦኬ ወደ ወደ መናፈሻ በሳምንት አንድ ጊዜ ነው የምሄደው እሱ ደግሞ ያው እሁድ እለት ነው የዛኔ ከልጆቼ እዛ ጋር ልጆቼም አዝናናለሁ እኔም ራሴም አዝናናለሁ ማለት ነው። በጣም ደስ የሚሉ ምክንያቱም ያው ስራ ሰዓት እረፍት ያለው እሁድ ስለሆነ ከእሰኞ እስከ ቅዳሜ ያለው ያው ስራ ቢዚ ስለሆንኩ ማለት ነው

አዎ ከኮቦችን መመልከት በጣም እወዳለሁ በተለይ ወደ ማታ አካባቢ ያው ያላቸው ብርሃን ደንብ ስለሚመቸኝ። ያው አትራፕት ያደርጋኛል ያው አድራጊ ጊዜ ደግሞ ጀስት ቢዚ ሆኜ ወይ ደግሞ ጭንቀት ላይ ስትረስ ላይ ስሆን ያው እነሱን በመዝናታት ልጄም እዛ ለው ነው እኮ እኮ በመርከት መምህርከት ደሰ ይላታል።

ያው በሳምንት ሁለት ጊዜ ነው ወደ ገበያ የምሄደው። እሱም ደግሞ ያው ሰኞና ቅዳሜ ናቸው በብዛት ሰኞ እዚህ ወደ ገበያ የበዛበት ስለሆነ በአብዛኛውም እቃዎች የሚመጡት በሰኞ ነው። ያው እንደገና ከሰኞ እስከ አርብ የተጠቀምኩበትም ሲጨርስ ደግሞ ያው ቅዳሜ ሄጄ ደግሞ የሚፈልጉን ነገር ገዛለሁ ማለት ነው

አዎ ባለኝ አቅም ሌሎች መርዳት ደስ ይለኛል እወዳለሁ ያው በርግጥ አቅም ካፓሲቲ ይፈልጋል። ግን በአቅምህ ግን ያገኘውን ያው ከሰብአዊነት ከሁሉም ነገር ሰብአዊነት ስለሚበልጠው ያው ካለህም ለሚነግረው ለ ማከፋል እወዳለሁ። እየረዳሁም ነበር ግን አሁን ደሞ እየረዳሁኝ ነው።

አዎ በእንጨት እሳትም አብስዬ አውቃለሁ። ያኔ የሆነበት አጋጣሚ መብራት ሄዶ ነበር። ስለዚህ ያለ አማራጭ ያው ስቶቭም ከመብራት ነው የሚሰራው ስለዚህ ያው የምግቡን እንጨት ሰብስቤ ያው በዛ ነው ምግብ የማብሰል የማብሰል የማብሰልበት ማለት ነው።

ጨው በብዛት አልወድም በርግጥ ለጤናም ጥሩ አይደለም። ጨው በዛ በተጨማሪ ደግሞ እኔ ራሴ ያው ጨው ሲበዛ ያው ኩላሊትና የተወሰኑ ሌሎች ስለሚጎዳኝ። በተቻለኝ መጠን ጨው እቀንሳለሁ ያው መጠነኛ ጨውን ምጠቀመው ብዙም ጨው አልወድም ማለቴ ነው።

ያው የምወደው ፊልም አድቬንቸር እና ያው ሳይንስቲፊክ ናቸው ሳይንስቲፊክ ማለት ያው በቴክኖሎጂ የፊቸር ሙቪዎች በጣም የሚመቹኝ የፊልም አይነቶች ናቸው። ፕላስ ደግሞ አድቬንቸሮች ፊልሞች በቃ ወጣ ብሎ ወደ እንደ ቱሪዝም አይነት ወጣ ብሎ የሚያይዱ በጣም እወዳለሁ እና በብዛት እነዛ ናቸው የምወዳቸው።

በበሀላችን ያው ሰርግ የሚከናወነው መጀመሪያ ሽማግሌ ትልካለህ ከዛ የሽማግሌዎችን መልስ ከሰማ በኋላ ያው በቆጠሮ ሰዓት በሰርግ እለት ቀጠሮ ይሰጣል። በዛ እለት ደግሞ ያው ሚስት ተስተካክላ ያው ባል መጥቶ ሚስቱን ይገባና መጨረሻ ሚስቱን ይዞ ሙሸራውን ይዞ ወደ ባል ይሄዳል ማለት ነው

በእጅ መሸመን እና በርግጥ እውነት ለመናገር አላውቅም ከዚህ በፊትም ያው ሞክሬ አላውቅም። ግን በእጅ መሸመን ማለት ያው ይመስለኛል በእጅህ የምትሰራቸው ነገሮች ናቸው መሰለኝ። ግን ከዚህ በፊት ያው ሰርቼ አላውቅም ይቅርታ። ራሱም ትርጉሙም አላቅም።

አዎ እጅ ከምወዳቸው ሰዎች ወይ? ከጓደኞቼ ከቤትስብ ወይ? ከስራ ባልዶሮቼ እጅ መጨባበብ እወዳለሁ። ያው አንዳንድ ሰው ማለት ያው እጅ መጨባበጥ የ ክብር መገለጫ ሊሆን ይችላል ወይ? ደግሞ በቃ ካልጨበጥኩ አንዳንድ ሰውም ስሜት ሲሰማቸው ሲሆን ያው በቃ መጨበጥ እመርጣለሁ ማለት ነው።

ያው የስራ ቦታ ድምጽ ያው የተሻለ ነው ምክንያቱም ያው እንግዲህ የራሴ ኦፊስ ነው ያለኝ ኦፊስ ገብቼ ቆልፍ ይዠ እወጣለሁ። በርቀት መሃል ነው የሚባለው ጥሩ ያው እንግዲህ ደባ የለም ማለት አይባልም ግን የተሻለ የደህንነት አለ ብዬ ነው የማምነው።

አዎ በአንዳንድ የድርጅቶቹ ዝግጅት ያው እሳሳተፋሉ እንደዚህ የዝግጅት የአማካሪ እንደዚህ የድርጅቶቹ የቀጣይ አሰራር እንደገና አንዳንድ ድርጅቶች ደግሞ የራሳችሁ ተጨማሪ አገልግሎቶች የሚፈጥሩት ነገር ከሆነ በዛም ይሳተፋሉ ማለት ነው።

ኦኬ በዚህ ጊዜ እውነት ለመናገር ያው ይሄን ብዙ ጊዜ ያሰራው እንደዚህ ለመጀመሪያ ጊዜ ነው። አሁን ይሄ ልክ በሳይቱ አድራሻ የሆነ መረጃ ደረሰኝና እስቲ ልሞክር ብዬ አሁን ለመጀመሪያ ጊዜ አሁን ነው እየሞከርኩ ያለሁት ማለት ከዚ በፊት ሰርቼ አላውቅም።

በእኛ ሀገር ከምወዳቸው የባህል ምግቦች አንዱ ያው ሽሮ ነው። ከዛም ቀጥሎ እንደገና ደግሞ ያው ጦሎ የሚባል አለ። እንደገና ከዛ ቀጥሎ ደግሞ ያው የ ከሽሮ ቀጥሎ ያው ጋአ ጎንፎም ሚባል አለ። እነዚህ ናቸው ከባህል ከምወቸው